እኔ ብዙ ጊዜ በመስመር ላይ የምገዛ ሰው አይደለሁም። አጋጣሚ አይን ውስጥ የሚገባ እንዲሁም ያስፈልገኛል። ብዬ አስቤው የነበረውን ነገር በአጋጣሚ ወይም በድንገት መስመር ላይ ካየሁትና ከወደድኩት ካልሆነ በስተቀር ብዙ ጊዜ እኔ እንደዚህ በአጋጣሚ ወይም ደግሞ አስቢበትም ሆነ መስበር ላይ ከሚሸጡ ነገሮች ምገዛት ሰው አይደለሁም ነገር ግን አንዳንዴ ሰው ነንና፣ በልባችን ነው የምናስበው ወይም ባናወጣውም ከፋችን ባይወጣም የምናስባቸው ብዙ ነገሮች አሉና፣ አንዳንዴ አስቤው ራሴ ጋር ወርጄ ግን በቃ አንዳንዴ ደግሞ ባጋጣሚ በመስመር ካየሁትና ያንን ነገር ከወደድኩት ምናልባት ልገዛና ልወስደው ይችል ይሆናል። እንጂ በመስመር ላይ ፈልጌ አይቼ የምገዛው ሰው አይደለም እንደዚሁ በአጋጣሚ ካላገኙት፣ በአጋጣሚ ካላየሁት፣ ወይ እንደዚህ አይነት ነገር ካልተፈጠረ በስተቀር በመስመር ላይ የሚገኙ ነገሮችን ብዙ ጊዜ የምገዛ ነገሮች ምገዛ አይደለሁም። ምክንያቱም ደግሞ ያ የሚሆንበት ምክንያት ብዙ ጊዜ መስመር ላይ የሚሸጡ ነገሮች ብዙ ሰው ስለሚገዛቸው ለየት ብሎ ለመታየት ይከብዳሉ። ሁሉም ያለው ነገር ነው የሚሆነው፣ ሁሉም በቀላሉ ማግኘት የሚችለው፣ ሁሉም በትንሽ ወጪ ሊገዛው የሚችለው ነገር ስለሆነና፣ እኔ ደግሞ ያ ነገር ብዙ ስለማያስደስተኝ ል አልገዛም እንደዚህ አይነገርም። በእንደዚህ በእንደዚህ አይነት ምክንያቶች ብዙ ጊዜ የመስመል ላይ ተጠቃሚ አይደለሁም። ግን እንዳልኩህ ደግሞ ወጣ ያለ ነገር ያልተለመደ ብዙ ሰው ጋር ያልታየ እና ደግሞ እኔ ራሱ የወደድኩት እና የምፈልገው አይነት ነገር ከሆነ ብቻ በአጋጣሚ በመስመር ላይ ልገዛ እችላለሁ። እንጂ አስቤበት እስኪ መስመር ላይ ልፈልግ ሊኖሩ ይችላል። በመስመል ላይ ካገኘሁት ነገር እገዛለሁ። ብዬ አስቤ ሄጄ የምገዛ ሰው አይደለሁም። በአጋጣሚ የምወደው ነው፣ የምፈልገውን ነገር ካገኘውና፣ ካየው ልገዛ እችላለሁ። እንጂ አስቢበት ሆን ብዬ በመስበር ላይ ፈልጌ ልግዛ ምሽት አይነት ሰው አይደለሁም።

አዎ ያው ግን ብዙ የቁጠባ ሰው ወይም የማስቀመጥ ሰው አይደለሁም። ግን አንዳንዴ ደግሞ ነገሮች ተስተካክለው ካሰብኩት በላይ የተሻለ ገቢ አግኝቼ ላስቀምጥ እችላለሁ። እናም አስቀምጣለሁ አንዳንዴም ግን ይህን ያህልም በደንብ አስቀማጪ ቁጣቢ ምባል አይነት ሰው አይደለም። ግን የተሻለ ገቢ ሳገኝ የተሻለ ያላሰብኩትን ስራ ስሰራና ጥሩ የሆነ ነገር ሳገኝ ከማጠፋው በሚል አስቀምጣለሁ። ግን ያን ያህልም ከፍተኛ ተከፋይ ስላልሆንኩኝ ብዙ ሳንቲም አላስቀምጥም ወይም አልቆጥብም። ምክንያቱም ብዙ ስለማይተርፍኝ መሰረታዊ ለሆኑ ነገሮች መውጣት ላለባቸው ነገሮች ስለማውጣት እና ግዴታ መጠቀም ያለብኝ ነገር ስለሆነ። መቼስ እየሞተኩኝ አልቆጠብም ስለዛ እምበላበት እምጠጣበት እምለብስበት ለመጠለያ የምጠቀምበት። እንዲሁም ለአንዳንድ ነገሮች ለጤናዬ ለአንዳንድ ነገሮች የምጠቀምበት ስለሆነ። ከዛ ተቀንሶ አይቆጠብም ለራሴ ያልሆነ የሚባለው ነገር ማለት ነው። ስለዚህ ያን ያህል የምቆጥብ ሰው አይደለሁም። ግን አንዳንዴ ደግሞ ያልታሰበ ገቢ ካሰብኩት በላይ ሲሆን እንዲሁም ጥሩ ስራ ስሰራ እቆጥባለሁ።

አዎ! በጣም ነው የምወደው የጨረቃ ብርሃን። ምክንያቱም አንዳንዴ ደብር እሱ ስገባ ሲከፋኝ እንዲሁ ሲጨነቅ ማታ እስኪሆን እጠብቅና ልክ ማታ ሲሆን ነጭ ጨረቃ ትወጣለች። ብርሃኗ በጣም ነው የሚያምረው የኮኮቦቹም እገዛ አለ እና ጨረቃ ጋር ማውራት ደስ ይለኛል አንዳንዴ ሲከፋኝ ሲደብረኝ እንዲሁም ጸጥ ባለ ቦታ ላይ ጨረቃን ብቻ ማየት ያስደስተኛል። እና የጨርቅ ብርሃን በጣም ነው የምወደው በተለይ ሲከፋኝ ሲደብረኝ ውስጥ የሆነ ነገር ሲኖርና ሰላም ሰይሰማኝ ሲቀር ጨረቃ በጣም ከምታረጋጋኝ ነገሮች ውስጥ አንዷ ናት። እና ጨረቃ በጣም ነው የምወደው። እንዲሁም አንዳንዴ ከፍቅር አጋሬ ጋር ሆኜ ቁጭ ብዬ ጨረቃን ሳይ ሁለታችንም በጣም የደስታ ስሜት ይሰማናል። እንዲሁም ስለወደፊታችን እያሰብን ኮከቦቹን ልክ እንደ ልጆቻችን እና እንደ ልጅ ልጆቻችን እያየን እንደዚህ እንበዛለን እንደዚህ ዘራችን ይበዛል። እያልን እንዲሁም ለጨረቃ የወደፊት ምኞታችንን እንዲሁም ፍላጎታችን ለጨረቃ እናጋራታለን። እሷ ጸጥ ብለህ ትሰማናለች። እና ጨረቃ አንዳንዲ ለኛ ጓደኛችን ማለትም ነች። ሲጨንቀን ካብራችን አብራን ካለች፣ እንዲሁም ስንደሰት፣ ከፍቅር አጋራችን ጋር ስንሆንም፣ አብራን ካለች ሁሌም ካለች ለኛ ትልቅ ባለውለታችን ነሽ ማለት ነው። እንዲሁም በማታ ብርሃንን ትሰጠናለች እንዳንጋጭ ከጉዝ ጋር እንዳንጋጭ፣ እንዳንወርቅ፣ ጉድጓድ ውስጥ እንዳንገባ እንዲሁም ከተለያዩ ነገሮች በማታ ትጠብቀናለች ስለዚህ የጨረቃ ብረሃል ለኛ በጣም ጥቅም አለው ማለት ነው። እኔም የጨረቃ ብርሃን በጣም ነው የምወደው። ጨረቃንም በጣም እወዳታለሁ።

አዎ በሚገባ ማብሰል እችላለሁ። ለብቻዬ ብዙ አመት ስለኖርኩኝ። ለረጅም ጊዜ የምሰራው ምግቤን የማበስለው ራሴ ነበርኩኝ። በዛም ብዙም እንኳን ቢፈትነኝ ያ ነገር ማብሰል እንድችል ራሴን መንከባከብ እንድችል እንዴት እንደውም ምግብ እንዴት መስራት እንደምችል ለማወቅ ችያለሁ። እና አሁን ላይ ማብሰል በጣም ከሚያስደስቱኝ ነገሮች አንዱና ዋነኛው ነገር ሆኗል። ምክንያቱም ለራስህ ያለሀው ራስህ ነህ። እንዲሁም ሁልጊዜ እናትና አባታችን ጋር እንደማንኖር ማወቅ አለብን። ያ ማለት ደግሞ ሁሌም የሚያብስልልን ሰው የለም ማለት ነው። ስለዚህ ማብሰልና ለራሳችን መሆንን መለማመድ አለብን ብዬ አስባለሁ። እኔ ከቤት እስከምወጣ ድረስ እንደዚህ ማብሰል ከባድ ነገር ነው ብዬ አላስብም ነበር። ግን ስራ አግኝቼ ከቤት ስወጣ ካሰብኩት ተቃራኒ ነበር የገጠመኝ ማብሰል በጣም ከባድ እና እንዲሁ በቀላሉ ልጅ ሊሰራ የማይችል ነገር መሆኑ ተገንዝቤያለሁ። ግን በሂደት ደግሞ ቀስ ቀስ እያልኩ ደግሞ ለመድኩት። ግን ቤት እያለሁ ከእናት ከአባቴ ጋር እያለሁኝ ማብሰል ብለማመድ ኖሮ። እንደወጣሁ አዲስ አይሆንብኝም ነበር እናም አልቸገርምም አልጨነቅምም ነበር። ሶ በዚህ ምክንያት ማብሰልን ለመድኩኝ ከቤት እንደወጣሁኝ አሁን ላይ ማብሰል ከሚያስደስታቸውና ለራሳቸው ምግብ እንደመስራት ደስ የሚያሰኛቸው አይነት ሰው ሆኛለሁኝ። እንዲሁም አብስዬ ለሰዎች ስጋብዝ እና ሰዎች ቀምሰውልኝ ደስ ሲላቸው የሚሰማኝ ስሜት ልዩና የተለየ ነገር ነው። በጣም ደስ ይለኛል ሰዎች ምግቤን ቀምሰው ሲወዱልኝ ያለው ደስታ ፍጹም ልዩ ነው። እና ማብሰል አሁን ላይ በጣም የምወድ አይነት ሰው ነኝ። በተለይም ለራሴ ሳበስል ደስ ይለኛል ምክንያቱም እንደሚጣፍጥ ስለማውቀው። እና ማብሰል አሁን ላይ በጣም የምወድና የሚያስደስተኝ አይነት ሰው ነኝ። እንዲሁም እንግዳ ሲመጣብኝ ቤቴ ጓደኞቼ ሲመጡ እኔ ሰርቼ የሚፈልጉን ጠይቄያቸው ሰርቼ ሲቀምሱት ይገረማሉ። እንዴት ቻልክ ይላሉ? እኔ ግን ይሄን ለመቻል ብዙ ለፍቻለሁ ከቤት እንደወጣሁ ለረጅም ወራቶች ተቸግሬያለሁ ለመድመድ በሂደት ግን የማይቻል ነገር የለምና ለመድኩኝ ተሻሻልኩኝ ጥሩ እየሆንኩ መጣሁኝ። እና ጓደኞቼ ምግቤን ሲቀምሱ ያደንቁኛልም ይወዱታልም። እና እኔም በዛ በጣም ደስተኛ ነኝ። አሁን ላይ ማብሰል በጣም ከሚያስደስታቸው መካከል አንዱ እኔ ነኝ

እኛ ቤት በተለምዶ ማታ አምሽተንና ትንሽ ቆየት ብለን ሲመሻሽ ነው የምንመገበው። ያም ማለት ቤት ላይ ብዙ ፊልም ከሚያዩ ቤተሰቦች መካከል አንዱ ነን። እና ማታም እራታችንን በጊዜ አንመገብም መሽቱ እኩለ ሌሊት አካባቢ ምናልባት አንዳንዴ በጣም ስናመሽና በጣም ፊልም የሚታይ ከሆነ እኩለ ሌሊት ላይ ልንመገብ እንችላለን። አውቃለሁ ይሄ ነገር ጥሩ አይደለም እና በጊዜም እንዳንነሳ ይጎዳናል ግን ልማድ ደግሞ እንደዚህ በቀላሉ የሚለቅና የሚተው ነገር እንዳልሆነ ሁላችንም እናውቃለን። እኔም ብዙ ሚያስደስተኝ አይነት ሰው አይደለሁም። ግን በተለምዶ እኔም ቤተሰቦቼም ማምሸትና ከመሽ በኋላ መብላት ስለለመድን ፊልማችንን አይተን ከጨረስን በኋላ ነው የምንበለው። ያም ማለት ምናልባት ለእኩለ ሌሊት አንድ ሰዓት ይቀረው ምናምን ነው የምንመገበው እናም ስንተኛ ደግሞ እንደዚሁ በጣም እናመሻለን። እና ብዙ ጊዜ ለቤተሰቦቼ ሀሳብ አቀርብላችኋለሁ ለምን በጊዜ በልተን ብንተኛ እኮ ጠዋት በጊዜ በጠዋት መነሳት እንችላለን። ያም ቀናችንን ብሩህና ጥሩ ሊያደርጉ ከሚችሉ ነገሮች መካከል አንዱ ነው አልኳቸው። ግን ደግሞ ለምድ ቶሎ አይለቅምና በቀላሉ እንደዚህ ሊስማሙልኝ አልቻሉም። ግን ወደፊት እኔ ቤተቦቼን በጊዜ በልተን በጊዜ እንድንተኛ ነው የማደርገው። ምክንያቱም እኔ በጧት መነሳት ከሚያስደስታቸው ሰዎች መካከል አንዱ ስለሆንኩኝ። በጊዜ በልተህ በጊዜ ካልተኛ ደግሞ በጠዋት ለመነሳት ትንሽ ይከብዳልና ይህን ነገር ማሻሻል እንዳለብን እኔ አምናለሁ። እናም ይህን ነገር ለማሻሻል እና በጊዜ ለመብላት ቤተሰቦቼ ላይ አስፈላጊ የሆነውን ጥረት ለማድረግ እየሞከርኩኝ ነው። ግን እኛ ቤት በተለምዶ ምን በላው እኔም የኛ ቤት አባል ስለሆንኩኝ ምን በላው ከእኩለ ሌሊት አንድ ሰዓት ሲቀረው አንዳንዴም ገፋ ሲል እኩለ ሌሊት ላይ ነው።

የስልኬ ባትሪ አሁን ላይ ትንሽ ደከም ብሏል በርግጥ ብዙ አልጠቀምበትና ይሄን ያህል ስራማ አላበዛበት። እንዲሁም ዋይፋይ ኮኔክት አድርጌ ሶሻል ሚዲያ ስትጠቀምም አሉል አይነት። ሰው ከሆንኩኝ እና እንደዚህ አይነት ወሎ የማሳልፍ ከሆነ ምናልባትም ሙሉ ቀን ላስጠቅመኝ ይችላል። ግን እንደ እንዳልኩህ ዋይፋይ ኮኔክት አድርጌ ብዙ ነገሮችን ስትጠቀም ጌሞችን ስትጫወት። ያለምንም እረፍት የምትጠቀመው ከሆነ ግን። ከሶስት እስከ አራት ሰዓት ምናልባት ጥናም ከተባለ ግማሽ ቀን ወይም አምስት ሰዓት ምናምን ላስጠቀመኝ ይችላል። ምክንያቱም ከገዛው ትንሽ ቆይቷል። አራት አመት ኦር ወይም ደግሞ አምስት አመት እየተደጋው ይመስለኛል። እና መጀመሪያ ስገዛው በጣም ጥሩ ይዞታ ነበር የነበረው። በደንብ እንደዚህ የተጠቀምኩበት ራሱ ሙሉ ቀን ያስጠቀመኝ ነበር። ግን ቀስ በቀስ ቀስ በቀስ ቀስ በቀስ ስልኬ እየደከመውና ባትሪው እየተነፈ መጣ። አሁን ሁል ያለማአቋረጥ የምትጠቀምበት ከሆነ ከአምስት ሰዓት በላይ የሚያስጠቅመኝ አይመስለኝም። እውነቱን ለመናገር ያንንም የፓወር ኦፍ ሴቪንግ አብርቼ እንዲሁም የተለያየ ነገር አድርጌለት። ብርሃኑን ቀንሼው ምናምን ከሆነ ነው እንደዛ ራሱ የሚያስጠቅመኝ። እንደዛም የማይሆን ከሆነ ግን ብዙም የሚያስጠቅመኝ አይመስለኝም። ትንሽ ባትሪው ደከም ብሏል። መጀመሪያ ስገዛው ግን ጥሩ የቆየታ ጊዜ እና ጥሩ የሚባል አቅም ነበረው። እና የፈለኩትን ሰዓት ያለምንም ሀሳብ ያለምንም ጭንቀት በትንሽ ባትሪ ማድረግና። መጠቀም ይችል ነበር እናም አልሳቀቅም ነበር ይዠው ስወጣ። አሁን ግን ምናልባት ባትሪው ካልሞላና እንዲሁም ትንሽ አነስ ካለ ወደ ውጪ ይዤው ስወጣ ትንሽ ልሳቀቅ እችላለሁ። ምክንያቱም ውጪ የምቆይ ከሆነና የምጠቀምበት ከሆነ እንዳይዘጋብኝና ከሰዎች ጋር ተደዋውዬ ለመገናኘት እንዳይከብደኝ እያልኩኝ ውስጤ ፍራት ይሰማዋል። ግን አሁንም የተሻለኝን እንክብካቤ ለማድረግ እየሞከርኩኝ ነው። ስልኬን ለመጠበቅ ብዙ ባለመጠበቅ ባለመጠቀም ጌሞችን ጨዋታዎችን ባለማብዛት እንዲሁም ስክሪን ታይሙን በመቀነስ። አስፈላጊውን ጥበቃ ለማድረግ የሞከርኩኝ ነው። ግን ስልክ አሁንም በዚህ የሚቀጥል ከሆነ ከዚህ የባሰ ነገር መምጣቱ የማይቀር ነው። ይሄም ግልጽ ነገር ነው። ግን በደንብ ከጠበኩትና በደንብ ከተንከባከብኩት ምናልባትም ከዚህ በኋላ ሁለት አመት እንደዚህ በአሁን ባለበት አቅም ሊያስጠቅመኝ ይችላል ብዬ አስባለሁ። እናም እኔም የተሻለኝን እንክብካቤና ጥበቃ ለማድረግ እየሞከርኩኝ ነው። እና አሁን ስልኬ አጠቃላይ ሙሉ ቀን የማልጠቀምበት ከሆነ ብዙም እማልጠቀም ጌም እማልጫዎት ዋይ ፋይ ኮኔክት አድርጌ ሌሎች ነገሮችንም የማላይ ከሆነ ብዙ ሰዓት ያስጠቅመኛል። ግን ለረጅም ጊዜ የምትጠቀምበት ከሆነና ያለማቋረጥ የምትጠቀምበት ከሆነ ከአራት እስከ አምስት ሰዓት ያስጠቅመኛል

አዎ በደንብ በሚገባ በጣም ነው የምወደው የወተት ተዋጽኦ ምክንያቱም ወተት በጣም ነው የምወደው። እንዲሁም የወተት ተዋጽኦችን እርጎቹን አይቦችን በጣም ነው የምወደው። ግን ከምንም በላይ ከወተት ተዋጽኦ የምወደው እርጎ ነው። እርጎ ስበላው ያለኝ ሰላም ውስጤ ቅዝቅዝ ይላል በጣም ነው የምወደው እርጎ። ከወተት በላይ የምወደው እርጎ ነው። ምክንያቱም ከበፊት ጀምሮ ከልጅነቴ ጀምሮ የምወደው ነገር ስለሆነ ይሆናል ምናልባት ወተትም አልጣላም አይብም አልጣላም እወዳለሁ። ግን ከሁሉም አንድ ምረጥ ብባልና መምረጥ ግዴታ ቢሆንብኝ የምመርጠው እርጎ ነው። ምክንያቱም እርቆ እርጎ በጣም የምወደውና በጣም የሚያስደስተኝ ምግብ ነው። የመጠጥ አይ አይነት ነው። እርጉ በ በዳቦ በጣም ከምወዳቸውና በጣም ደስ ከሚሉኝ ምግቦች መካከል አንዱ ነው። እና የትውልት ተዋጽኦ በጣም እወዳለሁ ምክንያቱም እኔ ስፖርተኛ ነኝ። እና ወተትና የወተት የወተት ተዋጾዎች ለኔ በጣም ይጠቅሙኛል ሰውነቴን ለመገቡባት እንዲሁም የምፈልገውን አይነት ተዋጽኦ ለማግኘት ይጠቅሙኛል ለዛ ወተትና ወተት የእርጎ ተዋጽኦዎችን በጣም እወዳቸዋለሁ። ስበላቸውም በጣም ደስ ይሉኛል። ስፖርት ሰርቼ ስመለስ ግን እርጉ ስጠጣና እርጉ በዳቦ ስበላ ያለኝ ስሜት ልዩ ነው ለመግለጽ ራሱ ያዳግተኛል። የወተት ተዋጽኦች ከጥቅማቸውም ከማስደሰታቸውም ተመራጭ ናቸው። እንደሚታወቀውም ወተትና የወተት ተዋጮችም እርጎች አይቦች በጣም ጠቀሜታ አላቸው እንዲሁም ለብዙ ነገር ይውላሉ። አይብ ከብዙ ነገር ጋር መቅረብ ይችላል። ከሌላ መግቦችም ጋር አብሮ መቅረብና መባለ ማባላት ይችላል። ስለዚህ ወተት እና የወተት ተዋጽኦዎችን በጣም ከሚወዱና ሲመገቧቸው ደስ ከሚሉት አይነት ሰው መካከል አንዱ እኔ ነኝ። እርጎም በጣም እወዳለሁ ወተትም እወዳለሁ አይብም እወዳለሁ። ግን ከሁሉም አንድ ምረጥ ከተባልኩ ወተት ተዋጽኦዎች ውስጥ አንዱን መምረጥ አለብህ ምባል ከሆነ እርጉም በጣም እወዳለሁ። እርጉ ለኔ በጣም ከምወዳቸው የወተት ተዋጽኦዎች ውስጥ አንዱና ዋነኛው እርጎ ነው። እርጉ በጣም ጥሩ ነገር ነው በጣም ጠቃሚታ አለው። ለጤናም በጣም ጠቃሚ እንደሆነ ባረኩት የእርጉ ጥቅም ፍለጋዎችም እንዲሁም በጠየኳቸው ሰዎች ይህንን ነገር መረዳት ችያ ችያለሁ። እና ወተትና የተዋጽኦዎች በጣም ጥቅም እንዳላቸው ለሰውነታችንም ለጤናችንም እንዲሁም ለአእምሮአችን ጠቃሚ እንደሆኑ ሰዎችን በጠየኩት መክ መሰረት አግኝቻለሁ። ለዛም እንደወዳቸው ሌላ ተጨማሪ ምክንያት ሆኖልኛል። ስለዚህ እርጎም የወተት ተዋጽኦችንም በደንብ እወዳለሁ

አዎ እቤት አንዳንድ የሸክላ እቃዎች አሉ። ለተለያየ ጥቅም የሚውሉ ብዙ የሸክላ እቃዎች አሉ። ግን እምብዛም ናቸው። ግን አሉ እምብዛም ቢሆኑም አሉ። ለብዙ ነገሮች የምንጠቀማቸው ለምሳሌ የሸክላ ውሃ መቅጃ አለን። የሸክላ አበባ ማስቀመጫ እንዲሁም ሽሮ ራሱ ምግብ በሸክላ ይሰራል እኛ አካባቢ ላይ። እንደውም የሸክላ ምግብ በሸክላ የተሰራ ምግብ በጣም ጣፋጭና ጣዕሙ የተለየ ነው የሚሆነው። ለምን እንደሆነ አላውቅም። እስካሁን ድረስ የማላውቀው እውነት ቢኖር ይሄ ነው በሸክላ የተሰራ ምግብ ለምን ጣፋጭና በጣም ጥሩ እንደሚሆን አላውቅም። በተለይ ደግሞ ሽሮ በኛ አካባቢ በሸክላ ተደርጎ ሲሰራ በጣም ነው የሚጣፍጠው። ለምን እንደሆነ እስካሁን ድረስ እውነቱ አይገባኝም። ግን የተለያዩ የሸክላ እቃዎች አሉ እኛ ቤት የአበባ ማስቀመጫ አለ። እሚያምር የአበባ ማስቀመጫ አለ። እኔ ደግሞ ከሸክላ እቃዎች በጣም የሚገርመኝና ሁል ጊዜ የሚያስደንቀኝ በጣም ያምራሉ። ለገፅታም እንደዚሁ ሲታዩ በጣም ቆንጆና እሚያምሩ ናቸው። እንዲሁም እንደነገርኩህ ከዚህ በፊት ምግብ ሲሰራባቸውም በጣም ይጣፍጣል። የውሃ ማስቀመጫ የሽክላ ውሃ ማስቀመጫም አለ እኛ ቤት። እንዲሁ ለገፅታ ራሱ በጣም የሚያምርና ውበቱ በጣም ልዩና ድንቅ ነው። የሸክላ እቃዎች በቀላሉ ይሰበራሉ ነው እንጂ። ልጅ ላለበት ቤት ትንሽ ሊከብድ ይችላል ነው እንጂ። የሸክላ እቃዎች ከሌሎች እቃዎች ውበታቸው በጣም እሚያምርና ልዩ ነው። ውበታቸውም በጣም ደስ ይላል። ለአይንም በጣም ደስ ይላሉ። ለቤትም ውበት በጣም ጥሩ ገጽታ ይሰጡታል። ነገር ግን ሸክላዎች ደግሞ የተለያየ መጥፎ ባህሪ አላቸው።

አዎ በሚገባ በስራ ላይ ያሉ ችግሮችን ለመፍታት እሞክራለሁ ባለኝ አቅም ባለኝ ችሎታ ባለኝ ልምድ እንዲሁም ከዚህ በፊት በፈታኋቸው ችግሮች ተንተርሼ ያጋጠሙኝን ችግሮች ለመፍታት እሞክራለሁ። ምክንያቱም በስራ ላይ ብዙ አይነት ችግሮች ሊይጋጥሙን ይችላሉ በእኛ አቅምም ሆነ በተጨማሪም ከእኛ ሌላ አቅም ጠይቀን ሌላ የሌላ ሰው እርዳታ ጠይቀን ልንፈታቸው የምንችላቸው ብዙ ችግሮች ሊኖሩ ይችላሉ ግን በስራ ላይ ብዙ ችግሮችን ፈትቼም አውቃለሁ። በስራ ላይ እያለሁ ብዙ ችግሮች ገጥመውኝ አውቃለሁ። እነዛንም ችግሮች በራሴም የፈታኋቸው ችግሮች እጅግ በጣም ብዙ ናቸው እንዲሁም የሌላ ሰው እርዳታም ጠይቄ ሌሎችን በመማከር የፈታኋቸው ችግሮችም አሉ እንዲሁም እና ችጋር በስራ ላይ ሳለን ብዙ ችግሮች ላጋጥሙን ይችላሉ ሶ ከእኛ የሚጠበቅብን ከዚህ በፊት ያደረግናቸውን ነገሮችን በማስተዋል ምን ቢደረግ ይሻላል በማለት በማስተዋልና በእርጋታ ችግሮችን መፍታትና ችግሮችን ማስወገድ ያስፈልጋል። እናም እኔም በስራ ላይ እያለሁ ብዙ ችግሮችን ለማስወገድ ችያለሁ። በዚህም ተመስክሮልኛል። ሰርተፊኬትም ተሰጥቶኛል። የማመስገኛ ድብዳቤም ተሰጥቶኛል እና በስራ ላይ ያሉ ችግሮችን መፍታት በጣም አስፈላጊና ጥሩ የሆነ ልምድም ነው ብዬ አስባለሁ ምክንያቱም ለችግሮች ቶሎ እጅ አለመስጠት እና ለችግሮች ግራ አለመጋባትን ውስጣችንን ማስለመድ እና ጥሩ የሆነ ልምድ ይሆነናል ብዬ ስለማስብም ብዙ ጊዜ ችግሮች ሲገጥሙኝ ከመፍራት ከማፈግፈግ እንዲሁም ከመበሳጨት ይልቅ ከዚህ ምንድነው የምማረው እንዴትስ ነው የምፈታው በምንስ ምክንያት መጣ የሚለውን ነገር አውርጄ አውጥቼ ነገሮችን ማስተዋልና ማብሰልሰል እወዳለሁ። ከዛም ከስር ከመሰረቱ የመጣበትን በማጣራት ለምን ተፈጠረ ለምንስ እስካሁን ሰዓት አልተፈታም የሚለውን ነገር ካወጣሁ ካወረድኩ በኋላ እሺ አሁንስ እንዴት ነው የምፈታው ብዬ ራሴን እጠይቃለሁ ከዛን በተለይም ሁኔታ እስከዛሬ በፈታኋቸው ችግሮች ተንተርሼ እንዴት ማድረግ እንዳለብኝ ከራሴጋ ተማክሬ ያንን ችግር በተቻለኝ አቅም ለማስወገድ እሞክራለሁ ያም ችግር ከእኔ አቅም በላይ ከሆነ ምናልባት የሰዎችን እገዛ ድጋፍና እርዳታ ሀሳብም ልጠይቅ እችላለሁ እንደ ችግሩ ስፋት ማለት ነው እንዲሁም ያን ችግር ድጋሚ እንዳይፈጠር ምንድነው ማድረግ ያለብኝ ምን ነገር ነው መሻሻል ያለባቸው የሚለውን ነገር ካወረድኩ ካወጣሁ ካጤንኩ በኋላ ያንን ነገር መቼም እንዳይፈጠር የምችለውንና ማድረግ ያለብኝን ነገር ለማድረግ እሞክራለሁ ሁል ጊዜ ይሄን ማድረጌ በጣም ለህይወቴም በጣም ጥሩ ጠቀሜታ ሰጥቶኛል ብዬ አስባለሁ በተለይም በችግሮች ቶሎ በችግሮች ቶሎ ተስፋ እንዳልቆርጥ እንዲሁም በችግሮች እንዳልደናግጥ እንዲሁም ለችግር ያለኝን አመለካከት መፍታት እንደሚቻል እንዲሁም እንደሚመጡ ማድረግ እንደሚቻል ለህይወቴ ትልቅ ትምህርት ሆኖኛል ብዬ አስባለሁ። ስለዚህ በስራ ላይ ብዙ ችግሮችን ፈትቻለሁ ለመስሪያ ቤቴም ጥሩ እርዳታና ድጋፍ የእድገትም መሰረት ሆኜ አውቃለሁ። ለዛም የምስክር ውሰት ወረቀትም የደብዳቤ በደብደቤ ገልጸውልኝም ያውቃሉ እና ችግሮችን እፈታቸዋለሁ እኔ በስራ ላይ ያሉ ችግሮችን ብዙ ጊዜ ፈትቼ አውቃለሁ

አዎ በሚገባ የአካል ብቃት እንግስቃሴ አደርጋለሁ ስፖርት መስራት ከጀመርኩኝ አራት ወይም አምስት ወራት እየመጣ ነው። እና በዛም ጥሩ የሆነ የሰውነት ለውጥም እንዲሁም የአካል ብቃት እንቅስቃሴ መጨመርን አይቼበታለሁ። ስፖርት ለብዙ ነገር ይጠቅመናል ለጤናችንም በጣም ጥሩ ነው። እንዲሁም ጥሩ የሆነ አቋም እንዲኖረን እንዲሁም ልብስ እንዲያምርብን እንዲሁም ሰውነታችን እንዲጨምርና በቀላሉ ነገሮች ለነገሮች ወይም ለበሽታ እንዳንወድቅ ይረዳናል። ስፖርት አንድም ጤናችን መጠበቅ አንድም በሌላ መልኩ ደግሞ በታችን ነው ብዬ አስባለሁ። ሰውነታችን ሲገነባ ሰውነታችን ሲያምርበት እንቅስቃሴ ስናደርግ አተነፋፈሳችንን ይሻሻላል የልብ ጤናችን ይጨምራል እንዲሁም ከተለያዩ ቀለል ቀለል ካሉ በሽታዎች ልንድንም እንችላለን። ይሄን በሽታን የመቋቋም አቅማችን ይጨምራል ብዬም አስባለሁ። እና ስፖርት ብዙ ጠቃሚ ነገሮች እንዳሉት ሁሉም ያውቃል። ግን ስፖርት መስራትና ያለም ማቋረጥ ትልቅ ጽናትና ዝርታትን ይጠይቃል። ለውጥም እንዲሁ በቀላሉ ማየትና ማስተዋል ሊከብድ ይችላል። በሂደት በነገሮች ቀስ እየተባለ ነው የሚመጣው። እና ከጉዳትም ለጉዳትም ሊዳርግ ስለሚችል እንዴት እንደሚሰራ እና ስለ ስፖርት ስለ አሰራዩ በደንብ ማውቅና መገንዘብ ጠቃሚ ነው ብዬም አስባለሁ። እና ይህን ሁሉ ነገሮች እንዴት እንደሚሰራ ካወቅን ጽናት ካለን ቶሎ ተስፋን የማንቆርጥ ከሆነ ቱሉ ለውጥ አላየንም ብለን ተስፋ የማንቆርጥና ቱሉ ማንሰለች አይነት ነገር ከሆነ ውጤቱ ያማረና ጥሩ ይሆናል ብዬ አስባለሁ። በዚህ በጀመርኩበት በአምስት ወራት ውስጥ ጥሩ ልወጣ አይቻለሁ ግን በመሃል ብዙ ተስፋ የመቁረጥና ላይ ስቆርጥ የሚችሉ ነገሮች ገድሞኝ አውቃለሁ። እና እነዚህን ነገሮች ካለፍኩኝ እና በኋላ አሁን ውጤቱን ሳይውት ደስ የሚል ነው ጥሩ የሆነ ነገር ሆኖ አግኝተዋለሁ እንዲሁም ከተለያዩ በሽታዎችን እኔ አድኖኛል ብዬ አስባለሁ ጠብቆኛልም ብዬ አስባለሁ። እና ስፖርት በጣም ጠቃሚና ጥሩ ሆነ ለሰው ልጆች በጣም የሚያስፈልግና አስፈላጊ ሆነ። እንቅስቃሴ ነው ብዬ አስባለሁ ሁሉም ሰው የአካል ብቃት እንቅስቃሴ ማድረግ አለበት ብዬም እመክራለሁ። መክራቱም ከብዙ ነገሮች ለመዳን እና ከተለያዩ በስተዎች ከተለያዩ መጥፎ ነገሮች ለመዳን ይደዳል ብዬ አስባለሁ። እንዲሁም አንድ ያስተዋልኩትና የተገነዘብኩት ነገር ቢኖር ስፖርት መስራትና መንቀሳቀስ ከጀመርኩ የአካል ፍቃት እንቅስቃሴ መስራት ከጀመርኩ በኋላ ያስተዋልኩት ነገር ቢኖር ታጋሽና እንዲሁም አስታይልሽ መሆንን ነው እንዲሁም አንድም ግልፍተኛ ለመሆንን ጥሩ ባህሪ መኖርን አይቼበታለሁ። ስፖርት አንድም ባህሪያችንን ያሸስላል አንድም ሰውነታችንን ያሸስላል አንድም ጤናችን ይጠብቃል ብዬ አስባለሁ። እና ስፖርት ለኔ በጣም ብዙ ነገር ጠቅሞኛል። እና ስፖርት በመጀመሪያም በጣም ደስተኛ ነኝ ወደፊትም ማቆም አይመስለኝም የተለየ ችግር ካልመጣና ግዴታ ሌላ ቦታ ላይ መቀመጥ ካልኖርብኝ በስተቀር ስፖርት ማቆሚያ አለብኝ አይመስለኝም። እኔ የምመክረው ለሰዎች ልጆች ቢያንስ ጊዜ ባይኖር እንኳን ከሰላሳ ደቂቃ እስከ አርባ ደቂቃ እንቅስቃሴ ብደረግና የአካሉ ብቃት እንቅስቃሴ ቢሰራ ከብዙ ነገሮች መጠበቅ መዳኒት ይቻላል ብዬ አስባለሁ። ስፖርች በጣም ጠቃሚና ጥሩ የሆነ ነገር ነው ለብዙዎች እንደሚጠቅም ሁሉም ሁሉም ነገር ያሳያል። በስፖርት ላይ ብዙ የተሰሩ ጥራቶች እንደ እንደሁሉ ነቃልን እና እነዛን ጥናቶችም ለማየት እና ለመረዳት ለመገንዘብ ሞክሬ ነበር። እና ጥናቶቹ እንደሚያሳዩት ስፖርት በጣም ብዙ ጠቀሜታ እንዳለው ከብዙ ነገሮች ሊያድነን እና ሊጠብቀን እንደሚችል እንዲሁም በአካላችን ላይ ጥሩ የሆነ ነገር እንደሆነ አውቂበታለሁ እንዲሁም ስፖርት ጤናችንን እንዲሁም እድሚያችንን ሁላ ሊያሻሽል እንደሚችል ስፖርት ጤናችን ደስታም ሊሆን እንደሚችል ከጭንቀት እንደሚያወጣም እንዲሁም ከተለያየ አይነት የጭንቀት የድብርት ስሜት እንደሚያውጣና ስፖርት ብዙ አይነት ጥቅም እንዳለው ባደረኩት ጥናትና የተደረጉት ጥናቶችን በማንበብ በመረዳት እንዲሁም በመገንዘብ ለማወቅ ችያለሁ። እና ስፖርት በጣም ጠቀሜታ ስላለው የአካል ብቃት እንቅስቃሴ በየቀኑ እሰራለሁ። ከእሁድ በስተቀር ሁሉንም እሰራለሁ እሁድም የማልሰራው በእኛ በኦርቶዶክስ ቤተክርስቲያን ተዋህዶ እሁድ የእረፍት ቀን ነው ተብሎ ስለሚታወቅ እንደውም ስለምናውቅ እሁድ ምንም እኔ ትንቅስቃሴ መስራት ስለማንፈልግ ነው። ከዛ ውጪ ሁሉንም ከሰኞ እስከ ቅዳሜ ያሉትን ቀናቶች ቢያንስ ከአንድ ሰዓት ተኩል እስከ ሁለት ሰዓት ባለው እንቅስቃሴ አደርጋለሁ እንቅስቃሴ እሰራለሁ እና ስፖርት ለኔ በጣም ጠቅሞኛል። የአካል ብቃት እንቅስቃሴ በየቀኑ አደርጋለሁ ያም ከብዙ ነገሮች ጠብቆኛል ማለት እችላለሁ። ደስታዬንም ማሻሽሎኝልኛል የመጨነቅ የድብርት ህመም ስሜቴንም ሁሉም አስቶልኛል ስፖርት ለኔ በጣም ጥሩ ጠቀሜታ እና ጥሩ ድጋፍ አድርጎልኛል ማለት እችላለሁ በልበ ሙሉነትና የካል እንቅስቃሴ ሁሌ እሰራለሁ።

በጣም ይቅርታ ግን በድን ቋንቋ ምን እንደሆነ አላቅም። ምን ለማለት ተፈለጎ እንደሆነ አልገባኝም። በድን ቋንቋ ታምናለህ ሚለው ምንም ማየት? ምላሽ ለመስጠት አልቻልኩም። ምክንያቱም ቋንቋው በደንብ ስላልገባ በድን ቋንቋ ምን እንደሆነ አላቅም። እና በዚህ ዙሪያ ምላሽ መስጠት ይከብደኛል። ስለዚህ በድን ቋንቋ ምን እንደሆነ ስለማላቅ አምናለሁም አላምንምም ማለት ስለሚከብደኝ። ዝም ማለት ይሻላል ብዬ ምርጫለሁ

አሁን ላይ የኔ ዋና ሀላፊነቶች የሚባሉት ህፃኑ ወንድሜን መንከባከብ እንዲሁም ኦንላይን ላይ የሚሰራቸው ብዙ ስራዎች ይኖራሉ እነሱን መስራት ለዛ ደግሞ ገቢ ማግኘት ምክንያቱም ያ ገቢ እኔ እንድኖር የምፈልገውን እንዳሟላ መብላት እንድችል መጠጣት እንድችል ለመጠለያ እንድከፍል እንዲሁም ለተለያዩ አይነት ለሚያስፈልጉኝ ነገሮች ማዋል ያሉብኝ ነገሮች ብዙ ስለሆኑ ይሄ ሀላፊነት የኔ ሀላፊነት ነው። ይሄን ሀላፊነት ለመውጣት ደግሞ ብዙ ስራዎችን እሰራለሁ። ስለዚህ ከብዙዎቹ ሀላፊነቶች ውስጥ መካከል ገንዘብ መስራት እንዲሁም የሚያስፈልጉኝን ነገሮች ሟሟላት እና ለቤተሰቦቼም ምንም ነገር እንዳይጎድልባቸው የሚፈልጉትን ነገሮች እንዲያደርጉ ማረግና ማስቻል ነው። ዋናው ሀላፊነቴ እንዲሁም ከዚህ በተለየ ብዙ አይነት ሀላፊነቶች ይኖሩብኛል። እንደነገርኩህ በጣም እጻን ወንድሞች አሉኝ ለእነሱ ስነ ስርዓት ማስያዝ ማስጠናት የሚፈልጉትን ነገር ማድረግ እነሱን ንጽህና ንጽህናቸውን መጠበቅ። እነሱ ማጫወት እንዲደሰቱ ማድረግ ከሀዘን ከመከፋት ከረሃብ እንዲሁም ከተለያዩ ነገሮች እነሱን መጠበቅ እና ከመጥፎ ነገር ማራቅ አለብኝ ይሄኛውም ዋናውና መሰረታዊ ሀላፊነቴ ነው። እንዲሁም በቤት ውስጥ ያሉ የሚሰሩ በእኔ አቅም የሚሰሩ ስራዎችን መስራት አለብኝ። ለምሳሌ እንጨጥ መፍለጥ ሊኖርብኝ ይችላል ቤት ማጽዳት ሊኖርብኝ ይችላል አልጋ ማንጠፍ ሊኖርብኝ ይችላል በቤት ውስጥ የሚከናወኑ ብዙ አይነት የተለያዩ ስራዎችን ማከናወን እና መስራት የሚደረጉ ነገሮችንም ማድረግ ይኖርብኛል ምክንያቱም ይሄ የኔ ሀላፊነት ነው። ከኔ ውጪ ማንም ሀላፊ ሊሆን አይችልም ለዚህ ነገር እና ይሄም አንዱ የኔ ሀላፊነት ነው። እንዲሁም ከቤት ውጪም ከቤት ውጪ ደግሞ በሰፈሬ የሚገኙ ህፃናት ታዳጊዎች እንዲሁም በኔ እኩዮች አሉ ጓደኞቼን ከክፉ ነገር መጠበቅና በተቻለኝ አቅም ወደ መጥፎ ቦታ እንዳዬዱ ወደ እማይወኑ ወደ ጥሩ ወዳልሆኑ ሆነ ቦታ እንዳዬሄዱ መጠበቅ። እነሱን እገዛ ካስፈለጋቸው እገዛ እገዛ ማድረግ እንዲሁም የሚፈልጉትን ነገር በመረዳት ለማድረግና እነሱን ደስተኛ ለማድረግ የመጣር ሀላፊነትም አለብኝ። ይሄ በማህበረሰባችን ዋነኛ የሆነ መደረግ የለበትና አንድ ሀላፊነት ስታደርግ የሚሰጥህ ነገር ነው። በማየት ሀላፊነት እንደሆነ ተረድተህ የምታደርገውና የምትተገብረው ነገር ነው። ይሄም የኔ አንዱ ሀላፊነትና ሁልጊዜ ማድረግ ያለብኝ ከአእምሮዬ በፍጹም መውጣት የሌለበትና ሊወጣም የማይችል ዋናው ሀላፊነቶቼ እነዚህ ናቸው። እንዲሁም በስራ ላይ ብዙ ሀላፊነቶች አሉብኝ የተሰጡኝን ስራዎች በጊዜው በሰአቱ በአግባቡ እንዲሁም በተሰጠኝ ጥራትና በተሰጠኝ ብዛት በትክክል እነሱን በማስደሰት ሊያስደስት በሚችል መልኩ መጨረስና መፈጸም የኔ ግዴታ ነው። እንዲሁም በስራ ላይ የሚገጥመኝን አንዳንድ ከባድ ያልሆኑ ችግሮች የመፍታት እንዲሁም ድርጅቱ ያጋጥመዋል ተብሎ ሚታሰቡ ነገሮችን ቀርቦ በመመልከትና ከነዛ ችግሮች ድርጅቱን የመታደግ ሀላፊነትም እንደ አንድ የድርጅቱ ሰራተኛ ሀላፊነት አለብኝ። ይሄም አንዱ የኔ ሀላፊነት ነው። እንዲሁም ከእነዚህ ወጣ ብለን ብናይ ደግሞ ብዙ የተቸገሩ ሰዎች አሉ በአካባቢያችን እነሱን መርዳት እነሱን ማሰብ እነሱ እንዳይከፉ እንዳይጨነቁ እንዲሁም እነሱ ፈጣሪን እንዳያማርሩ የማደረግ ሀላፊነት አለብኝ። እናም ወደፊትም የኔ ሀሳብ ትልቅ ድርጅት ለእነሱ መጠለያ ያዘ ለእነሱ መገልገያ ያዘ ምግባቸውን የሚችል እነሱን መርዳት የሚችል ትልቅ ድርጅት ከፍቶ እነሱን ሟቋቋምና እነሱ በደስታ በሰላም በጤና ከቤተሰቦቻቸው ጋር እንዲኖሩ መርዳት እና ማገዝ ነው። እነዚህ እነሱም አንዱ የኔ ሀላፊነት ናቸው ብዬ አስባለሁ። በተቻለኝ አቅም እነሱን ለማሰብና ለመርዳት መሞከር መጣር እንዳለብኝም አስባለው። እነዚህ ሁሉም የሚባሉት አላፊነቶቼ ባይሆኑም መሰረታዊና መቼም ልረሳቸው ወይም ልዘነጋቸው ማይገቡ ዋና ዋና ሀላፊነቶቼ እነዚህ ናቸው። ከእነዚህም ውጭ የተለያዩ ሀላፊነቶች ሊኖሩብኝ ይችላሉ። ግን እነዚህ ሁልጊዜ ባዕይምሮዬ ማሰብ ማከናወን እንዲሁም መርሳት የሌለብኝ ዋና ዋና ሀላፊነቶቼ ግን እነዚህ አምስቱ ወይ ስድስቶቹ ናቸው

ብዙ ጊዜ ሰነዶችን አዘጋጅቼ አላቅም የማዘጋጀት እድሉንም ሆነ ግዴታም ሆኖብኝ አያቅም። ግን ሰነዶች ጠቃሚ እንደሆኑ ውስጥ ያውቃል እረዳለሁ ጠቀሜታም እንዳለችው አስባለሁ። ግን እስካሁን የማዘጋጀት እድሉንም ሆነ ለማዘጋጀት እንዳዘጋጅ የሚያስገድደኝ ነገር አጋጥሞኝ አያቅም። ስለሆነም ብዙ ጊዜ ሰነዶችን አዘጋጅቼ አላቅም። ግን ወደፊት እማዘጋጅ ይመስለኛል። በስራም ምክንያት ሆነ በግል ዶክመንቶቼን ወይም የትምህርት ማስረጃዎቼን። በስነ ስርዓቱ ለመሰደር ወይም ለማስተካከል ወይም ለማስቀመጥ ሰነዶቼን ብዙ ሰነዶቼን ማዘጋጅና ምደረድር ወይም ማስቀመጥ ይመስለኛል። ምክንያቱም የምንጠቀምባቸውን መገልገያ ወይም መረጃዎቻችን እንዳይጥፉ በስነ ስርዓት ለመያዝ ወይም ለማስቀመጥ ይረዳልናል ወይም ወይ ይጠቅመናል ብዬ ስለማስብ። ሰነዶችን እማዘጋጅ ይመስለኛል። ወደፊት እንዲሁም በስላ አጋጣሚ እኔ ብዙ ጊዜ እንደዚህ አይነት ነገር ላይ ጎበዝ ስላሉኩና ሞክሬውም ስለማላቅ ነው እንጂ ብዙ ሰነዶች አሉ እና የስራ ባልደረቦቼም እነዚህን ሰነዶች ያዘጋጃሉ ሚያስቀምጡትም እነሱ ናቸው። ግን ከዚህ በኋላ እኔ ፍላጎቱም ለማወቅ ምን እንዴት እንደሆነ እንዴት እንደሚዘጋጅ? እንዴትስ እንደሚደረደር ማወቅ ስለምፈልግ። ወደፊት ማቅ እና ምረዳ ይመስለኛል በስራ መልኩ። እንዲሁም የትምህርት መድረጃዎቼን በሰነዶች ውስጥ አስገብቼ እንዳይጠፉብኝ እንዳይቀደዱ ወይም እንዳይጨማደዱ ወይም ከጥቅም ውጭ እንዳይሆኑ። ሰነዶች ጋ አስገብቼ ማስቀመጥ ይመስለኛል። ምክንያቱም የትምህርት መረጃዎቼ ለኔ ጠቃሚና አስፈላጊ የሆኑ ነገሮች ስለሆኑ የለፉባቸው ብዙ የጠርኩባቸው ብዙ ነገሮችን ያሳለፍኩባቸው ነገሮች ስለሆኑ ለኔ በጣም ብዙ ነገር ስለሚጠቅሙ። በሰነዶች ውስጥ አስገብቼ የማስቀምጣቸው ይመስለኛል እና ከዚህ በኋላ ብዙ ሰነዶችን እማዘጋጅ ይመስለኛል። በዚህ አመት ውስጥ ብዙ ሰነዶችን አዘጋጃለሁ ለራሴም ለ ምሰራበትም ድርጅት ብዙ ሰነዶችን አዘጋጃለሁ ብዬ አስባለሁ። ግን እስካሁን ባለኝ የህይወት ልምድ ወይም ባለኝ ተሞክሮ ምንም አይነት ሰደት ምንም አይነት ሰነድ አዘጋጅቸም ሆነ ለማዘጋጀት ሞክሬም አስቤም አላቅም። ግን ከዚህ በኋላ ከዚህ በፊት እንደነገርኩህ ሰነዶችን ለማዘጋጀትና በአግባቡ ለማስቀመጥ እንዴት እንደሚዘጋጁ ለማወቅ እና እንዴትስ እንደሚዘጋጁ ጠቅሜታችሁስ ምን ያክል እንደሆነ ለመርዳት ስለምፈልግ። ነገሮችን በሰነዶች ለማስቀመጥ እና ሰነዶች እንዴት እንደሚሰሩ እንዴት እንደሚቀመጡ? አዘገዛጀችውስ እንዴት እንደሆነ ማወቅ ስለመፈለግ። ከዚህ በኋላ ምሞክር እንዴት እንደሆነ ለማወቅ እምጥር ይመስለኛል። ምክንያቱም ብዙ ሰነዶች ሲዘጋጁ አይቻለሁ። እና በዛም ትንሽ ፍላጎት ስለ አደረብኝ እነዚህ ነገሮች ለማዘጋጄት እምጥርና እንዴት እንደሚዘጋጁ ለማወቅ እምጎጉ አይነት ሰው እሆናለሁ ብዬ አስባለሁ።

በመሬት ላይ መቀመጥ ብዙ አመቺ አይደለም። እና በሪሙ በመሬት ላይ መቀመጥ ብዙ ስለማይመቸኝ እኔም አልመርጠው አንተም ብዙ ሊቆረቁሩህና ላይመቹ የሚችሉ ነገሮች ስለሚኖሩ ነው። እንዲሁም ለጤናም ለወገበም ህመም ጥሩ ስላልሆነ በመሬት ላይ መቀመጥም ሆነ መተኛት አይመቸኝም። ከዛ ይልቅ በተደለደለ ቦታ በሚመች ቦታ ለጤና ጥሩ በሆነ ቦታ ለምሳሌ በስፖንጆች ላይ በሶፋዎች ላይ እንዲሁም በተለያዩ ምቹት ባላችሁ ነገሮች ላይ መቀመጥ የተሻለ ነው ብዬ አምናለሁ። በመሬት ላይ ከመቀመጥ ይልቅ በተመቸ ቦታዎች ላይ መቀመጥ ከተለያዩ ችግሮች ለጤናም ለምንም ለሁሉም ነገር ጠቀሚ ነው ብዬ አስባለሁ። መሬት ላይ መቀመጥ ግን ብዙ ችግሮችን ያመጣልን ብዬ አስባለሁ። ከእነዛም ውስጥ ብዙ የወገብ ህመም ሊያገጥመን ይችላል እንዲሁም መሬቱ ብዙ የሚቆረቁሩና ላይመቹ የሚችሉ ነገሮች ስለሚኖሩ ለኛም ተስተካክለን መቀመጥ ሊከብደን ይችላል። እንዲሁም አስር ሊንገለበጥ እንችላለን ለዛ ለራሳችንን ለመጠበቅ ኮምፎርታችንን ለመጠበቅ ሁሉን ነገር ለማስተካከል ስንል መሬት ላይ መቀመጥን ተመራጭ ማድረግ አለብን ብዬ አላስብም። እኔም ብዙ ጊዜ መሬት ላይ መቀመጥ ሞክሬ አውቃለሁ ልጅ እያለሁም ይሄን ነገር ብዙ ጊዜ አደርገው ነበር። ግን ይሄ ነገር የሰጠኝ የወገብ ህመም እንዲሁም የተለዩ አለመመቸትና እንዲሁም ምቹት ማጣት አይነት ነገር ስለሆነ ብዙ ጊዜ ከመሬት ላይ ከመቀመጥ ይልቅ በተመቻቹ ቦታዎች ላይ የተሻለ ምቹት የሚሰጥ ነገር አስቀምጦ ከዛ ላይ መቀመጥ የተሻለ ነው ብዬ አስባለሁ። እና በመሬት ላይ የተቀመጡ ብዙ ጓደኞቼም ለረጅም ጊዜ ለረጅም አመታት በማሬት ላይ የተቀመጡ ጓደኞቼ ለብዙ በሽታና ለብዙ ችግር ተገልጠውም አይቻለሁ። እና ይሄ ነገር በጣም መጥፎ እንደሆነም ተረድቻለሁ። ምክንያቱም ብዙ የማይመቹ ነገሮች ወገባችን ደገፍ የሚለው ወይም የሚጫነው ነገር ስለማይኖር ወገባችንም ለመጉበጥና የተስታከለ ፎርም እንዳይኖር ሊያደርግም ይችላል። እኔ ብዙ ጊዜ ይሄ ነገር ጉዳቱ ምንድነው? ብዬ ለማጥናት በሞክሩበት ጊዜ ብዙ የተለያዩ ጉዳቶችና ጤናን ሊጎዱ የሚችሉ ነገሮች እንዳሉ ተገንዝቤለሁ። እና ይሄን ነገር ጥሩ እንዳልሆነ በተረዳ ነገር አውቃለሁ ስለዚህ ከጎደኞች በደረሰባቸው እኔም ባየሁት ነገር በተርደውት መሬት ላይ መቀመጥ ጥሩና አመቺ አይደለ አለመሆኑን ተረድቻለሁ። ከዛም በኋላ ግን ሁል ጊዜ መሬት ላይ መቀመጥ ግዴታ የሚሆንብኝ ከሆነ ጨርቆችን የተለያዩ ሊመቸኝ የሚችሉ ወይም ሊደግፈኝ የሚችሉ ወይም ከመንቀሳቀስ ወይም ምቾት ከማጣት ሊከላከሉልኝ የሚሉ ነገሮችን ሁሉ አድርጌ ነው የምቀመጠው። እንዲሁም ወገባችንን የሚደግፈው ነገር ስለሚያስፈልግ መሬት ላይ ከተቀመጥን ደግሞ ምንም የምንደገፈው ነገር ላይኖር ስለሚችል ብዙ ጊዜ ሶፋዎችን እንዲሁም የተለያየ ወንበሮችን መደገፊያ ያላቸው ወንበሮችን ምቾት ያላቸው ስፖንጅ ያላቸው ወንበሮችን ተመራጭ አደርጋለሁ። እና መሬት ላይ መቀመጥ ብዙ ጠቀሚ አይደለም ጉዳቱ እንጂ ጥቅሙ አያመዝንም። ምንም ጥቅም የለውም። እንዲሁም መሬት የምንቀመጥ ከሆነ ልብሳችንም ሊቆሽሽ ይችላል ምክንያቱም ብዙ ጊዜ በተለምዶ መሬት የሚረገጥና በእግር የሚጫኑት ነገር ስለሆነ የእግራችን ቆሻሻ የጫማችን ቆሻሻ እንዲሁም ውጪ ላይ ከሆነ ደግሞ የተለዩ አቧራዎች የተለያዩ ነገሮች ቆሻሻዎች ስለሚሆኑ ልብሳችንንም ይቆሽሻል ሰውነት ልብሳችን ቆሽሻ ማለት ደግሞ ሰውነታችንም ይቆሽሻል። ያ ማለት ደግሞ መሬት ላይ ተቀመጥም ማለት የተለያዩ ሽታዎች የተለያዩ ጠረኖች ለኛ ጥሩ ያልሆኖ በሽታዎችን ሊያመጡብን እችላለሁ ለምሳሌ ጉንፋን የተለያዩ በሽታዎችን ሊያመጡብን የሚችሉ ነገሮች ስለሚኖሩ ለነዛ ነገሮች ተገላጭ እንሆናለን ብዬ አስባለሁ። ስለዚህ እኔ መሬት ላይ ከመቀመጥ ይልቅ ከፍ ወዳለ ቦታ መቀመጥ ራስን ማመ ማመቻቸት የሚመቸን ቦታ ጤናችንን መጠበቅ ወገባችንን ከሚያመን ነገር ሁሉ መጠበቅ ይሻላል ብዬ አምናለሁ። ምክንያቱም ምንም የሚጠቅም ነገር የለውም መሬት ላይ መቀመጥ። ትርፉ ልብስ ማቆሽሽ ጤናማ ሳወቅ ወገብን መሳመም እንደውም የተለያዩ ማናቃቸው በሽታዎችን ይዞብን ሊመጣ ይችላል ብዬ ስለማስብ። እንዲሁም አቧሮች በሚቦኑበት ጊዜ አይናችን ገብቶ የአይናችንን ጤና ሊያውክ ይችላል ብዬ ስለማስብ። መሬት ላይ ከመቀመጥ ይልቅ ከፍ ወዳለ ቦታ ሽታ ወደ ሌለበት እንደዚህ አይነት ቆሻሻ እኛን ሊጎዳ የሚችል ወደ ሌለበት ቦታ ተጠግቶ የተመቻቸ ቦታ ለጤናችንም ጥሩ የሆነ ቦታ ወገባችንም ደገፍ የሚያደርገው ነገር የሚኖር የሚገኝበት ወይም የሚኖርበት ቦታ እሱን ቦታ መርጦ ተደላድሎ መቀመጥ የተሻለ ነው ብዬ አስባለሁ። መሬት ላይ መቀመጥ ብዙ የሚመቸኝ አይነት ሰው አይደለሁም እኔ

በጣም የምወደው መሳሪያ ጊተር ነው። ከልጅነቴ ጀምሮ ጊተር ሳይ ጊታር ሙዚቀኞች ሲጫወቱ፤ ይዘውት ሲጨፍሩ፤ እየዘለሉ ሲመጡ፤ ሳይበጣ መውዶና የሚያሰለስተኝ መሳሪያነት ነው ለምን እንደሆነ እስካሁን ምክንያቱ አገባኛም። ግን ጊታር ሰው ሲጫወት ሳይ ጊታር ሳይ ራሱ ጊታሩን ብቻ ቁጭ ብሎ ሳይ ራሱ በጣም ደስ ይለኛል። ምን እንደሆነ አላውቅም ከቅርጹ ይሆን ፍቅር የያዘኝ ከድምጹ ፍቅር ያዘኝ ወይ ከተጫወቾቹ ከሚጫወቱ ካጨዋወታቸው መንገድ ይሁን አላውቅም። ግን በጣም የምወደው የሙዚቃ መሳሪያ ጊታር ነው ጊታርም ከልጅነቴ ጀምሮ ነው። አሁን ወይም በቅርቡ የመጣ የመውደድ ስሜት ወይም የፍቅር ስሜት አይደለም። ከበፊት ጀምሮ ቤትም አስቸግራቸው ነበር አባቴን ብዙ ጊዜ አባቴ ጊታር ለምንድነው የማገዛል? ጊታር በጣም እወዳለሁ እእለው ነበር እሱም ትዝ ይለኛል ልጄ አሁን በአሁኑ በአሁኑ የትምህርት ጊዜ ከአንድ እስከ ሶስት ከወጣህ እገዛልሃለሁ ይለኛል እኔም ያንን ጊተር በጣም ስለምወደው እንዲገዛልኝ ስል በደንብ አጥንቼ ሁሉንም ነገር ጨርሼ፤ የቤት ስራዬን ጨርሼ ሁሉንም ነገር አድርጊ የምችለውን አቅም የአቅሜን ተጠቅሜ ሁሉን በሙሉ አቅሜ ተጠቅሜ ከአንድ እሰከ ሶስት ውስጥ እወጣ ነበር ትዝ ይለኛል ግን ከዛ አባቴ ይሄው ወጣሁኝ ስለው ያ ነገር ለኔ በጊዜው በጊዜው ያስፈልገኝም ብሎ በማሰብ ይሁን አላውቅም ከልቤ እንደ መሆኑን ባለመርዳት ይሁን አላውቅም ብቻ ቀጣይ በቃ ቀጣይም ይህንኑ ከደገምከው ቀጣይም ከአንድ እሰከ ሦስትውስጥ የምትወጣ ከሆነ ይሄንን መሳሪያ ያልከኝም መሳሪያ እገዛልሃለሁ ይለኝ ነበር። ግን እስካሁን አልተገዛልኝም እኔም በቃ አይገዛልኝም ብዬ በተስፋ በመቁረጥ ሀሳቤን ሁሉ ቀይሬ ወደፊት ራሴ ስራ ሲይዝ የምፈልገው ነገሮች ሁሉ ሲስተካከሉ የምፈልገውን አይነት ህይወት መኖር ሲጀምር እገዛዋለሁ ብዬ አስቤ እስከሆን ገዝቼው አላውቅም። እግዚአብሔር ይመስገን አሁንም ስራ ላይ ነኝ ግን ወደፊትም ምገዛው ይመስለኛል። ምክንያቱም እንደነገርኩህ ጊታር በጣም የሚያስደስተኝ እና ከጭንቀትም ያወጣል በደስታም ጊዜ ጥሩ ነው ብዬ ከማስባቸው መሳሪያዎች መካከል አንዱ ስለሆነ ጊታርን የመግዛትም ሆነ የመለማመድ ፍላጎቱ አለኝ። ግን ከመግዛቴ በፊት ትምህርት ቤት ሄጄ ጊታር እንዴት እንደሚሰ፤ እንዴት መጫወት እንደምችል፤ ምን አይነት መንገዶችን መጠቀም እንዳለብኝ ሁሉም መማርና በደንብ ማወቅ አለብኝ። ከዛም አልፌ ጊታር እንዴት እንደመ፤ ከምንስ እንደመጣ፤ ድምጹስ እንዴት እንደዛ ሊሆን እንደቻለ መረዳትና ማውቅ ፈልገል ምክንያቱም እንደነገርኩህ ጊታር ያሁን ፍላጎቴ አይደለም። ከልጅነቴ ጀምሮ የመጣና ማወቅ የምፈልገው አይነት ነገር ስለሆነ እንዴት እንደሚሰራ እንዴት ያንን የመሰለ ድምጽ ሊወጣ እንደሚችል ማወቅና መረዳት ፍላጎቱ ሳለኝ ስላመጣጡ እንዴት እንደሚሰራ እንዴትስ እዚህ ደስ እንደደረሰ መውቅ ስለመፈለግ ስለ ጊታር ታሪካዊ አመጣጥ ስለ ጊታር መሳሪያ አሰራር ማንንስ እንደሰራው ማንንስ ለመጀመሪያ ጊዜ ያንን ነገር እንዳወቀው እንዴትስ እንደሰራው ማወቅና መረዳት እፈልጋለሁ ከዛም አልፍ ብዬ ታሪኩን ከወቅኩኝ በኋላ እንዴት እንደምማረው ጥሩ የሆነ ትምህርት ቤት መርጬ ጥሩ የሆነ አስተማሪ ፈልጌ፤ ራሴን ማስተማር እና ራሴን ጥሩ የጊታር ተጫዋች፤ ጥሩ የጊታር መሳሪያም ባለሙያ ማድረግ እፈልጋለሁ። በርግጥ እኔ ሙዚቀኛ መሆን አልፈልግም ያም ማለት ይሄን መሳሪያ ይዤ ሙዚቃ ባንዶች ላይ ወይም የሙዚቃ ማህበሮች ላይ አንድ ላይ መስራት አልፈልግም። እኔ ጊታር መጫወት የምፈልገው ለራሴ ለውስጤ ደስታ ስለምፈልገው ብቻ ነው። ጊታሪር የውስጥ ሰላም ይሰጠኛል ብዬ አስባለሁ። ጊታር ስጨነቅ ያረጋጋኛልን ብዬ አስባለ፤ ጊታር ስደሰትም ደስታዬን እገልጽበታለሁ ብዬ ከማሰባቸው መሳሪያዎችና መገልገያዎች አንዱ ነው። ነው መልመድም ማወቅም የምፈልገው። ጊታር የውስጤ ሀሳብን እገልጽበታለሁ ብዬ አስባለሁ ሁሉ ነገር ስለሚጠቅመኝ፤ ይጠቅመኛል ብዬ ስለማስብ፤ ስለ ጊታር መውቅና መረዳት፤ ስለዚህ መሳሪያ ሙሉ ለሙሉ መረጃውን እንዳውቅና እንደረዳህ እፈልጋለሁ። ይህንንም ለማድረግ ሀሳብ አለኝ። ፈጣሪ ከፈቀደ በዚህ ሁለት ወይም ሶስት አመት ውስጥ ጊታር እንዴት እንደሚሰራ ስለእያንዳንዱ ነገር አውቄ ጥሩ የሆነ ጊታርም ይኖረኛል እሰባለሁ። ጥሩ የሆነ ጌታ ተጫዋችም ልሆን እችላለሁ ብዬ አስባለሁ ጥሩ አስተማሪ ካገኘሁ ከልቤ ስለሆነ የምማረው ከልቤ ተምሬ በአጭር ጊዜ ውስጥ ጥሩ የጌታር ተጫዋች የመሆን ሀሳብ አለኝ። ይሄን መሳሪያ በደንብ ከለመድኩኝ በደንብ ከቻልኩኝ በኋላ ለራሴም አንድ ደስታ ነው ምክንያቱም በልጅነቴ ለራሴ ቃል የገባሁት ነገር ስለሆነ ያንን ነገር ማሳካት ነው ብዬ ስለማስብ ለኔ ጥሩ ነው። ከምወዳቸው መሳሪያዎች መካከል አንዱ ጊታር ነው። በጣም ነው የምወደው ጊታር

አዎ የቪዲዮ ጥሪ አደርጋለሁ ግን ያም ማለት ሁል ጊዜ አደርጋለሁ ማለት ሳይሆን እንደአስፈላጊነቱ ድምጽ ብቻ በቂ ካልሆነና በቪዲዮ ማውራታችን ወይም በቪዲዮ ወይም በቪዲዮ ጥሪ መነጋገራችን አስፈላጊ ከሆነና በድምጽ ብቻ ማውራታችን አስፈላጊ ካልሆነ ነው። በቪዲዮ ጥሪ ብዙ ጊዜ ንግግር አላደርግም ብዙ ጊዜ ቪዲዮ ጥሪ የማከናውነው። ለመማር አንዳንድ መምህራኖች ክላስ መገኘት እና በአካል ተገኝተው ማስተማር ስለማይማቻቸው ወይም ስለማይፈልጉ ብዙ ጊዜ የምናደርገው በቪዲዮ ጥሪ ነው ክላሳችን የሚከናወነው ለዛም ግዴታ የቪዲዮ ጥሪ ማከናወንና ማድረግ መቻል ስላለብኝ ያንን ጊዜ የቪዲዮ ጥሪ እጠቀማለሁ። ካልሆነ ግን ብዙ ጊዜ ቪዲዮ ጥርጅት አልጠቀምም ብዙ ጊዜ ከጓደኞቼ ጋር ለመዋራት ወይም ከማውቃቸው ሰዎች ጋር ወይም ከመግባባቸው ሰዎች ጋር ለማውራት ብዙ ጊዜ የቪዲዮ ጥሪ አልጠቀምም። ብዙ ጊዜ የቪዲዮ ጥሪ የምጠቀመው እንዳልኩህ። ወይ ለመማር ማስተማር ሂደት ወይ ደግሞ በአካል በአይን መታየታችን በቪዲዮ ጥሪ ማውራታችን ብዙ ጠቀሜታ እንዳለው ሆኖ ከተሰማኝና እንዳለው ካየሁ ብቻ ነው የቪዲዮ ጥሪ የማደርግ። እንደዛ ካልሆነና የቪዲዮ ጥሪ መኖሩ በጣም አስፈላጊነቱ ጎልቶ ካልታየኝ ወይም ድምጽ ብቻ ወይም በጽሁፍ ብቻ በቂ ሆኖ ካልታየኝ የቪዲዮ ጥሪ አደርጋለሁ። እና እንዲሁም አንዳንዴ ቤተሰቦቻችን አንድ ላይ ስላልሆንን የኛ ቤተሰቦች ያሉት ራቅ ብሎ ስለሆነ ከእነሱ ጋር ወሬ ለማከናወን ወይም ለረጅም ጊዜ ለማውራት ወይም አይን ለ አይን እየተያየን ናፍቆታችን እንዲወጣልን የምንፈልገውን ለመናገር እንዴት ለመሳሳቅ ለመጫወት ቪዲዮ ጥሪ እናደርጋለን። እንደዛ ካልሆነ ግን ከጓደኞቼ ጋር ብዙ ጊዜ የቪዲዮ ጥሪ ሳይሆን የምናደርገው ወይም የድምጽ መልእክት ነው ወይም ደግሞ የጽሁፍ መልእክት ነው የምናደርገው። የቪዲዮ ጥሪ ብዙ ጊዜ የማደርገው። ከቤተሰቦቼ ጋር ብዙ ጊዜ ከማል መገናኘት ከማልችላቸው ሰዎች ጋር ሲሆን ብቻ ነው። ግን ደግሞ የቪዲዮ ጥሪ ብዙ ጥቅሞች አሉት። ለምሳሌ አሁን እኔ ከቤተሰቦቼ ጋር ብዙ ጊዜ የማደርገው ቪዲዮ ጥሪ ነው። ያም ብዙ ነገር ጠቅሞኛል ለምሳሌ ናፍቆቴን በድምጽ ቢሆን ያን ያክልም ላልወጣ ወይም ላልደሰት እችል ነበር። ግን በቪዲዮ ጥሪ ቤተሰቦቼን ሳገኛቸውና አይን ለአይን እየተያየን ስናወራ ቢያንስ ትንሽ ናፍቆቴም ቢሆን ይቀንስልኛል እረጋም እላለሁ ሰላም መሆናቸውንም ያሉበትን ሁኔታ ማየትም እችላለሁ። ተመቸቷቸዋል ወይስ አዝኗል ወይስ ተከፍቷል ወይስ አልተመቻችውም ወይስ ተጎሳቁሏል የሚለውን ነገር በደንብ ለማየትና ለመድራት ጥሩ ጠቀሚታ አለው ብዬ አስባለሁ። የቪዲዮ ጥሪ ጉዳቱ ብዬ ከማስባቸው አንዳንዴ እኛ ሀገር ላይ ትንሽ አስቸጋሪ ስለሆነ የኔትወርክ ነገር ትንሽ ስለሚከብድ ቪዲዮ ጥሪ መቆራረጥ ሊያጋጥመን ይችላል። እንዲሁም የተለያየ አይነት መቆም በመሃል መቆም የድምጽ መቆራረጥ ሊያጋጥመን ይሻል እንጂ የቪዲዮ ጥሪ በጣም ቆንጆና ደስ የሚል ነገር ነው። ከምትወደው ሰው ጋር አይን ለ አይን እየተያየህ ማውራት በጣም ደስ የሚል ነገር ነው። እንዲሁም የኔ ከምትለው ስጋ ለምሳሌ እኔ ብዙ ጊዜ ከሴት ጓደኛዬ ጋር በየቀኑ የማናወራ ከሆነ ወይ እሷ ብዙ ጊዜ ካልተመቻት ወይ ከተናፋፈቅን የምናደርገው የቪዲዮ ወይም የቪዲዮ ጥሪ ነው። ያም ደግሞ ለእኛ ብዙ ጠቀሜታ አለው። ምክንያቱም እሷም ናፍቆቷን ትወጣለች እኔም የምፈልገውን ነገር አይኗን እያየሁ ትንሽ ናፍቆቷ ይወጣልኛል። ስለዚህ የቪዲዮ ጥሪ በጣም ጥሩና በጣም አሪፍ ነው ደስ የሚልም ነገር ነው ጥሩም ቴክኖሎጂም ነው ብዬ አስባለሁ። እና የቪዲዮ ጥሪዎች እኔ ብዙ ጊዜ የማደርገው በጣም ለሚቀርቡኝ ሰዎች እናም ደግሞ ቶሎ ቶሎ ላገኛቸው ከማልችላቸው ሰዎች በየጊዜው በየሰአቱ ላወራቸው በፈለኩ ሰዓት ልደውልና ላገኛችሁ የማልችላቸው ሰዎች ጋር ሲሆን ብቻ ነው የቪዲዮ ጥሪ ማደርገው። እናም አንዳንድ ሰዎች አንዳንዴ ይናፍቁሃል ሲናፍቁ ደግሞ ድምፃቸው ብቻ በቂ ሆኖ ላይገኝልህ ይችላል። ለዛ የቪዲዮ ጥሪ ደውለህ ማግኘትና እነሱን ማውራት እንዲሁም አይናቸውን እያየ ያሉበትን ሁኔታ ለማወቅ ከፈለክ የቪዲዮ ጥሪ በጣም ቆንጆና ተመራጭ ምርጫ ነው ብዬ አስባለሁ። የቪዲዮ ጥሪ ብዙ ጠቀሜታዎች አሉት። ብዙ ደስ የሚሉት ነገሮች አሉት ምክንያቱም ያለንበትን ሁኔታ አይን ላይን እየተያየን በሚያሰማምን ሁኔታ በማያሰለች ሁኔታ ያለምንም አይነት መጠባበቅ ደስ በሚል ሁኔታ ስለሚያከናውንልን የቪዲዮ ጥሪ ለኔ በጣም ቆንጆና ተመራጭ ሁኔታ ነው። ብዬ አስባለሁና የቪዲዮ ጥሪ ብዙ ጊዜ ከሚቀርቡኝና ብዙ ጊዜ ከማላገኛቸው ሰዎች ጋር የቪዲዮ ጥሪ አደርጋለሁ። እንዲሁም ለትምህርት ሲሆን የቪዲዮ ጥሪ እጠቀማለሁ።

የቅጥር ሂደት በጣም አስጠይና የሚያሰለች ነገር ነው። አዎ በእርግጥም እኔ አሁን ያለሁት የቅጥር ስራ ላይ ነው። ግን ደግሞ በጣም የሚያስጠላና የሚያሰለች አይነት ስራ ነው። ምክንያቱም የቅጥር ስራ ሁልጊዜ ለአንተ ራስህን ለማሻሻል ራስህን ለመለወጥ ሳይሆን የተቀጠርህበትን ድርጅት ያለህበትን የስራ መስክ ለመለወጥ ለማሸሻ ነው የምትሰራው። ያም ደግሞ ምንም ያክል እንኳን ብትለፋ ምንም ያክል እውቀትህን ስራው ላይ ብትተገብር የፈለገውን ያክል አቅምህን ብታወጣ ከሚከፈል ውጭ አይከፈልህም። ባትሰራም የሚከፈልህን ነው የሚከፈልህ ጥሩ ብትሰራም የሚከፈልህን ነው የሚከፈልህ። ስለዚህ የቅጥር ስራ ሂደት በጣም መጥፎና የሚያስጠላ ነገር ነው። ግዴታ ከሆነብህ ግን ምንም ማድረግ አትችልም። እኔም አሁን የምፈልገውን ነገር ከዚህ ከቅጥር ስራ መውጣትና የራሴን ምለውን ስራ መስራት ነው። ምክንያቱም ከቅጥር ስራ ወጥቶ የራስን ስራ መስራት በጣም ብዙ አለው። ምክንያቱም ብትለፋም የምትለፋው ራስን ለመለወጥ ራስን ለማሻሻል ራስን በተለያዩ ነገሮች ለማሳደግ ነው። ስትለፋም እንደለፋው ነው የምታገኘው። እንዲሁም ካልለፋህም በተቃራኒው ማለት ነው። ግን የቅጥር ስራ ሁልጊዜ ሰዓትን ይወስድብሃል። ጉልበትህን ይጠቀመዋል እድሜህን ይጨርሰዋል ግን ህይወትህን አይቀይረውም። የቅጥር ስራ ሁል ጊዜ ለሰው መገዛት ማለት ነው። እንደውም ምን ይባላል? የቅጥር በተለምዶ እኛ አካባቢ አንድ አባባል አለ። ስለዚህ ነገር የቅጥር ስራ ማለት ህልምህን ለሰው መሸጥ እንደማለት ነው። ስለዚህ ህልምህን መሸጥ እውነትም የቅጥር ስራ ማለት ህልምህን መሸጥ ማለት ነው። በትንሽ ገቢ እንደ ስራ ስራህንም የመማይመጥ ነገር እንደ ስራ ሳይሆን እንደ ድርጅቱ እሳቤ ነው የሚከፈልህ እንደ አቅምህ ሳይሆን እንደ ችሎታህ ሳይሆን እንደ ልፋትህ ሳይሆን እንደ አንተ ፍላጎት ሳይሆን እንደ ልፋህበት ሳይሆን እንደ ቀጠረ ድርጅት ፍላጎትና እንደቀጠረህ ድርጅት ያቅም መጠን የሚከፍልህ ነው። እና ደግሞ በጣም የሚያስጠላና የሚያሰለችም ነገር ነው ሁልጊዜ አንድ ቤት ነገር ሁልጊዜ ልፋት ሁልጊዜ ድካም ነገር ግን በህይወትህ ላይ ምንም የማይለወጥና የማይሸሽል ነገር። ስለሆነ ሁልጊዜ ራስህን የምትለውጥበት ነገር አይደለም። ሁልጊዜ አንድ አይነት ነው ሁልጊዜ ገቢህም አንድ አይነት ነው። የፈለገ ብትስራ ምንም አይነት የተሻለ ገቢ አትገኝም ምክንያቱም ተስማምተህ የገባኸው ያቺኑ ብቻ እንዲከፈልህ ስለሆነ ስለዚህ ቅጥር ስራ በጣም አሰልቺና የሚያስጠላ እኔ ለማንም የማልመክረው ነገር ነው። እኔ ግዴታ አሁን ምንም መስራት ስለመስራት አልቻልኩና ግዴታ ቁጭ ከማለት ይሻላል ብዬ የቤተሰቦቼን ለመማገዝ የምሰራው ስራ ስለሆነ ነው እንጂ። የቅጥር ስራ በጣም የሚያስጠላና በጣም የሚደብር ነገር ነው በተለይ ኢትዮጵያ ውስጥ የቅጥር ስራ በጣም የሚያስጠላ ነገር ነው። ምክንያቱም የተሻለ ክፍያ የለውም። የትኛውም ቦታ ብትገባ የትኛውም አይነት እውቀት ቢኖርህ የትኛውም የተሻለ ልምድ ቢኖርህ በቅጥር ስራ ብር ወይም የቅጥር ስራ ወሩን ሙሉ ሰርተህ የሚከፈልህ ብር ሊያኖርህ ሊያበላህ ሊያጠጣህ። ይችላል እንጂ የተሻለ ነገር የተሻለ ደረጃ ላይ ሊያደርስህ አይችልም። ሁልጊዜ መሰረታዊ መሰረታዊ የሆኑ ፍላጎቶችን ለመሟላት ብቻ የምትጠቀምበት እንጂ። የሀሳብህን የፍላጎትህን የምትመኘውን ወይም ማድረግ የምትሻውን ነገር ሁሉ ማድረግ የምትችልበት አይነት ገንዘብ ወይም አቅም ሊሰጥህ አይችልም። ሁል ጊዜ ካንተ የሚፈልጉ አቅምህን ሁሉሽ ይወስድብሃል ግን ምንም አይነት ተጨማሪ ገንዘብ ወይም ፍላጎትህን ለማወለድ ለሚችል ነገር አይሰጥህም። ስለዚህ የቅጥር ስራ ሁልጊዜ ለኔ የጉልበት መበዝበዝ ወይም የግዛት ህይወት ብዬ ነው የምቆጥረው እንጂ የቅጥር ስራን እኔ እንደ ጥሩ ነገር እንደ መልከም ነገር አልቆጥረውም። በእርግጥ እኔ የምሰራው አሁንም እዛ ውስጥ ነው። አዎ አማርራለሁ አዎ አልወደውም። ምክንያቱም የተሻለ ነገር ማድረግ እየቻልኩ ስላልሆነ በዚህ ሰዓት ግን ደግሞ ወደፊት ይህን ስራ አቁሜ የተሻለ ስራ መግባት የራሴን ስራ ራሴን ማሰቡን ማቅደውን ነገር መጀመር እና መፈጸም ሀሳቡን ፍላጎቱን ያለኝ እዛ ጋር መስራት ብቻ ነው። የቅጥር ስራ በጣም አሰለችና በጣም አድካሚ ነገር ነው። ሁል ጊዜ ያም በጧት ትወጣለህ አምሽተህ ትመጣለህ። ሁል ጊዜ በጧት ትወጣለህ አምሽተህ ትመጣለህ። ምንም አይነት ሰዓት ከቤተሰብህ ጋር እንድታሳልፍ አይፈቅድልህም። ሁልጊዜ ሰዓትን ይወስደዋል ሰዓትን ይሻማዋል ግን ምንም የተሻለ የተለየ ገቢ የምታገኝበት አይነት የስራ አይነት ስላልሆነ የቅጥር ስራ በጣም ከሚያስጠሉኝና ከሚያደክሙ ነገሮች መካከል አንዱ ነው። ስለዚህ አሁን እኔ ቅጥር ስራ በጣም ለኔ በጣም መጥፎ ከምለው ነገር ነውና ወደፊት ይሄን ስራ አሳሽዬ የራሴን ስራ ጀምሬ በጣም ደስ የሚል ህይወት እንደምኖር ተስፋ አለኝ። የኔ ህልም ያ ብቻ ነው።

አዎ በሚገባ ብስክሌት እቀልባለሁ። ትዝ ይለኛል ብስክሌት መጋለብ የጀመርኩት ልጅ እያለሁ በጣም ልጅ እያለሁ አባቴ ሳይክል ሁል ጊዜ እኛ አካባቢ ሳይክል ማለማመጃ ቦታ ነበር። እና ወይም ብስክሌት ማለማመጃ ቦታ ነበር እና ሁልጊዜ እኔ እና ወንድሜን ይዞን እንሂድና በየሳምንቱ የተወሰነ ሁለት ዙር ያስረዳን ነበር። በዛን ጊዜ ነበር እኔ ከረጅም አመት በፊት ነበር። ሳይክል ወይም ብስክሌት መንዳት የጀመርኩት። ትዝ ይለኛል ከዛሬ አስራ ስምንት አመት በፊት ነው። ብስክሌት መንዳት የጀመርኩት እና ብስክሌት በጣም ነበር የምወደው አሁንም በጣም እወዳለሁ። ግን ብዙ ያን ያክል አይደለም። አሁን ላይ ፍቅሬ በፊት ግን ህፃን ላይ እያለሁ ያለው ብስክሌት እነዳ ስለነበር እና በጣም እወድ ስለነበር። አባቴን ሁል ጊዜ አስቸግረው ነበር ብስክሌት ካልገዛህልኝ እንደዚህ ካላረክልኝ ሁል ጊዜ ብስክሌት ካልገዛህልኝ ብዬ ሁልጊዜ አስቸግረው ነበር። እና ሁልጊዜ የሚለኝ ነገር ቢኖር ስለዚህ እንደዚህ አንደኛ ከወጣህ ውጤትህ ጥሩ ከሆነ ምናምን ብሎ ሁልጊዜ ይመክረኝ ነበር። እናም እኔም ብስክሌት እንድገዛለንጠኝ ስለምፈልግ ሁል ጊዜ ጠንክሬ አነብና ሰራ ነበር። ግን ሁል ጊዜ ያው እንደሚታወቀው ብዙ ጊዜ ቤተሰቦቻችን እኛ እንድንበረታ እንድንጠነክር ምናልባትም አባቴ ያንን በዛን ጊዜ ብስክሌት ቢገዛልኝ እና ያንን ነገር ቢያደርግልኝ ኖሮ ሰንፍ ነበር በትምህርቴ ደክም ነበር ምክንያቱም ብስክሌት በመጋለብ ሰአቴን ስለማባክን ማለት ነው። ስለዚህ ብስክሌት በጣም ነበር ምወደው በልጅነቴ ትዝ ይለኛል። አሁን ራሱ አድጌ አስረኛ ክፍል እያለው ብስክሌት ለመግዛት አስቤ አቅጄም ነበር። ምክንያቱም ብስክሌት በጣም ነበር ምወደው። ብስክሌት ለጤናም ብስክሌት መጋለብ ለጤና ብዙም ጠቀሜታ አለው። ሁላችንም እንደምናውቀው ብስክሌት መጋለብ አተነፋፈሳችንን ያስተካክለዋል የልብ ጤናችንን ይጠብቅልናል የሳንባችንን ጤና ይጠብቅልናል እንዲሁም የተለያዩ ጥቅሞች ይኖሩታል። ብስክሌት መጋለብ ማለት በአንድም በኩል ጤናም መጠበቅ እንዲሁም ስፖርት መስራት ነው ብዬ አምናለሁ። ለዛም ብስክሌት ብዙ ጊዜ እከራይ ነበር ልጅ እያለሁ ብስክሌት እከራይና ለሙሉ ቀን እነዳ ነበር። ገንዘቡንም አባቴ ነበር ሚሰጠኝ ብስክሌት በጣም እንደምወድ ስለሚያውቅ ከትምህርት ትምህርት ስንጨርስና ክረምት ሲመጣ ሁልጊዜ ብስክሌት ላይ ብዙ ጊዜ ጊዜን አሳልፍ ነበር። እሱም በጣም እንደምወድ ስለሚያውቅ ብር ይሰጠኝና ብስክሌት ንዳ ይለኝ ነበር። እኔም ብስክሌት ነዳ ነበር። እንደውም አንድ ጊዜ ማልረሳው ትውስታዬን አባት እኔ አባቴና እናቴ ሆነን ልብስ ሊገዙልን ሊገዙልኝ ወደ ሱቅ እየሄድን በመንገድ ላይ ብስክሌት የሚያከራዩ ልጆች አየሁኝና ካልነዳሁኝ ብዬ አስቸገርኳቸው። እሺ ንዳ ብለውኝ ቁጭ ብለው ሳሉ ብስክሌት እየነዳው እንደ አጋጣሚ ብስክሌቷ ፍሬን የላትም ነበረ። እና ብስክሌቷም በፍጥነት ነበር እየጋለብኳት የነበርኩት እና እኔም ፍሬና አለመኖሩም በደንብ አላስተዋልኩም ነበር እና ለማዞር ስሞክር መውደቄና ግንባሬን መጎዳቴ ትዝ ይለኛል። እና ልብስ ሊገዛልኝ የነበርኩት ልጅ ተመልሼ ልብስ ሳይገዛልኝ ወደ ቤቴ ግንባሬ አብጦ መመለሱ ትዝ ይለኛል። በብስክሌት ይሄ ትውስ ታአለኝ እና ብስክሌት በልጅነቴ በጣም ነበር ምወደው። እናቴ ደግሞ ሁል ጊዜ እንዳልወድቅ እንዳልጎዳ ስለምትፈራ ሁልጊዜ ያንን ስለምታስብ ብስክሌት እንዳልነዳ ብስክሌት አባታችን ይዞን ሲሄድ ብስክሌት ልያለማምደን አባታችን ይዞን ሲሄድ ተው አትውሰዳቸው ይወድቃሉ ይጎዳሉ ትላቸው ትለው ነበር ትዝ ይለኛል። በልጅነቴ ግን አባቴ ደግሞ በጣም የኛን ፍላጎት ስለሚይ ብስክሌት መጋለብ እንደምወድ ስለሚያውቅ ያንን ብቻ ስለሚያምን ይዞኝ ይሄድና ያስነዳኝ ያስጋልበኝ ነበር። እኔም በጣም ስለምወድ ብስክሌት እጋልብ ነበር። ግን እያደኩ እያደኩ ስመጣ ብስክሌት ትንሽ ደግሞ አሁን ላይ በደንብ ስናድግ ብስክሌት ትንሽ የብስክሌት ፍቅራችን ይቀንሳል አላውቅም የኔ በጣም ቀንሷል አሁን የብስክሌት የመጋልለብ ምንም ፍለጎት የለኝም። ብስክሌት ምጋልበው ምናልባት አንዳንዴ እድሉን ካገኘውና እንደ አጋጣሚ ብስክሌት ካገኘሁ ነው እንጂ ይህን ያህል ብስክሌት የመግዛትም ሆነ የመጋለብ ፍላጎትም ሀሳብም የለኝም አሁን ላይ ለምን እንደሆነ አላውቅም? አድጌ ሁሉ ነገር ስለተቀየረ ምናልባት ይሆናል። አሁን ግን ብስክሌት የመንዳትም የመጋለብም ሀሳብ የለኝም። ግን ትዝ ይለኛል ልጅ እያለሁ በጣም ምወደው ነገር ቢኖር ብስክሌት መጋለብ። በጣም ሚያስደስተኝና ሚያዝናናኝ ነገር ነበር። ትዝ ይለኛል። እንደውም እጄን እየለቀኩኝ በእግሬ ብቻ ብስክሌቷን እጋልባት ነበር እና በደንብ ምችል አይነት ልጅ ነበርኩኝ። አሁን ላይ ግን ብስክሌት መጋለብ የሚያስደስተኝ አይነት ሰው አይደለሁም።